ምመርጠው የጫማ አይነት ከስራዬ ጋር የሚሄድ አይነት ጫማ ነው። የባንክ ሰራተኛ ስለሆንኩኝ ቆዳ ጫማዎችን እመርጣለሁ። በእረፍት ቀናቶቼ ደግሞ የሚደሉ ካዥዋል ጫማዎችን ወይም ደግሞ የአዘቦት ጫማዎችን አረጋለሁ ማለት ነው። በአጠቃላይ ለገ የሚመች ድሎት ያለው ጫማ ምርጫዬ ነው። እንግዲህ ጫማ ሲባል ደግሞ ከይ ከጣሊያን ሀገር የመጡ ጫማዎች ቢሆኑ አውሮፓ የተሰሩ ጫማዎች ቢሆኑ ደግሞ የበለጠ ምቾት ይሰጡኛል ማለት ነው። ጫማዎች ውበት ይሰጣሉ። ለአለባበስ እና የሰው እይታ ውስጥ ደግሞ የሚያስገቡ ሲሆኑ በጣም ተመራጭ ናቸው። እንግዲህ ጥቁር ጫማ የበለጠ ደግሞ ፍላጎቴን ያረካልኛል።

የምመኘው የእረፍት ጊዜ አይነት አመታዊ እረፍት የሚባለውን ነው። ያው እኔ ቋሚ ሰራተኛ ስለሆንኩኝ ባንክ ውስጥ በአመት አንድ ጊዜ ረጅም እረፍት እንወጣለን። እና ሲኒየር ሰራተኛም ስለሆንኩኝ የማገኘው ከአርባ ቀን ገደማ ኮንቲኔትሊ አርባ ቀን ገደማ እረፍት መውጣት እችላለሁ። እና በዛ ሰዓት ውጭ ሀገር በመጓዝ እንደነ ግሪክ እንደነ ሮም። እንደነ ሳውዝ አፍሪካ በመጓዝ እዛ ካሉ ጓደኞቼ ጋር እንደ ቱሪስት ሆኜ ኢንጆይ ሳረግ በጣም ነው የምደሰተው። ስለዚህ የአመታዊ የረጅም እረፍት በጣም ያስደስተኛል። እንግዲህ እረፍት ስወጣ ጉዞ አደርጋለሁ። ረጅም ጉዞ አደርጋለሁ ወደተለያዩ ሀገሮች እጓዛለሁ እዛም ሄጀ ጊዜ አሳልፋለሁ አዳዲስ ነገሮችን እማራለሁ። አዳዲስ ጓደኞችን እና ኔትወርኮችን እፈጥራለሁ። በዛ አይነት ሁኔታ ያንን ጊዜ አሳልፋለሁ ማለት ነው። ሙዜየሞችን እጎበኛለሁ። የአየር ሁኔታውን የሰውን አኗኗር አመጋገባቸውን ቼክ አደርጋለሁ። እና ከእነሱ ጋር ጊዜ ማሳለፍ እወዳለሁ። እና አሁን መጪው ረጅም እረፍት እስክምወጣ ድረስ ተቻኩያለሁ። አንድ አራት ወር ይሆነኛል እረፍት ከወጣሁ። የመጨረሻውን ጉዞየን ያደረኩት ወደ ደቡብ አፍሪካ ነው። እና እዛ ጅዋንስፐርግ ሄጀ አሳልፌያለሁ። እና አሁን አንድ ረጅም አዲስ እረፍት እስክወጣ ድረስ ቸኩያለሁ። ምናልባት ወደ ካናዳ እረፍቴን በመሄድ አሳልፍ ይሆናል።

ወደ ገበያ ቀን መርጬ አልሄድም ገበያ የምሄደው በአብዛኛው ምን አዲስ ነገር አለ ብዬ አዲስ የወጡ ፕሮዳክቶችን ለማየት ገበያ እወጣለሁ። ወይም ደግሞ ዊንዶው ማርኬቲንግ ለመፍራት ገበያ እወጣለሁ እንደ መዝናናት ነው የምቆጥረው። ገበያ መውጣትን ስለዚህ ቀን መርጬ ሳይሆን የምሄደው ለመዝናናት እንዲሁም ደግሞ አዳዲስ ነገሮች የወጡ ካሉ እነሱን ለመመልከት ገበያ እወጣለሁ። እንጂ ገበያን አስልቼ ፕሮግራም አድርጌ በዚህ ቀን እወጣለሁ ብዬ አልሄድም። በቃ በአጠቃላይ ገበያ ጥሩ ኑሮ የሚኖሩ ሰዎች አካባቢ ያለ መንደር ውስጥ ገበያ መውጣት ደስ ይለኛል። እንዲሁም ደግሞ ውጭ ሀገር ሄጄ ገበያ ቼክ አደርጋለሁ እንደ ዱባይ አይነት እንደ ግሪክ አይነት ሀገሮችን ስሄድ ገበያውን እዛ ያለውን ገበያ ቼክ አደርጋለሁ። እንደ ቱርክ አይነት ሀገሮችንም እንደዚሁ ገበያ ቼክ አደርጋለሁ። ገበያ ቼክ ማድረግ በጣም ደስታ ይሰጠኛል። ስለዚህ ገበያ ግን ስወጣ አቅጄ ምናምን ሳይሆን እንደ ስሜት እንደተሰማኝ ስሜት እሄዳለሁ ማለት ነው። የቀን ምርጫ በገበያ ዙሪያ ግን አይኖረኝም።

ቤተሰባችን በፕሮግራም በሳምንት ወይ በወር ለዚህን ያክል ጊዜ የሚል ስብሰባ እቅድ ይዞ አይሰበሰብም። ነገር ግን እንደ አስፈላጊነቱ በእራት ሰዓት በቁርስ ሰዓት በምሳ ሰዓት እንሰበሰባለን። እንዲሁም አንዳንድ የቤተሰባዊ ክስተቶች ካሉ በነዛ ክስተቶች እንሰበሰባለን እንወያያለን ማለት ነው የቤተሰብ መሰብሰብ በጣም አስፈላጊ ነው። ፍቅርን መከፋፈል እንድንችል ያደርገናል። ሀሳብ መለዋወጥ እንድንችል ያደርገናል። የቤተሰብ እቅዶችን በጋራ ለማቀድ ድንች ያደርገናል። ፍቅር ለመለዋወጥ ይረዳናል። ስለዚህ በአጠቃላይ የቤተሰብ ስብሰባ በጣም አስፈላጊ የሆነ ነገር ግን ይሄንን በፕሮግራም በእቅድ አላረገውም። እንደ አስፈላጊነቱ እንደ እንዳለሁበት አውድ ሁኔታ የቤተሰብ ስብሰባ ላደርግ እችላለሁ ላላደርግም እችላለሁ ማለት ነው።